ማህበራዊ ሜዳ ትጠቀማለህ የሚለውን ጥያቄ ነው የምልስ አዎ አዎ እጠቀማለሁ እጠቀማለሁ መምህራን ሚዲያ በቻርኩትን ሁሌ ሁሌ ነው የምጠቀመው። ለምን ለምን እንዴት የሚለውን መልስ ለመመለስ አስፈላጊ ነገሮችን ነቅርብ። አንደኛ ነው ማህበራዊሚድን የሚጠቀመው ለብዙ ነገሮች ነው። አንደኛው ነገር ኢንፎርሜሽን ለመቀበል ከሰዎቹ ጋ ኮሙኒኬት ለማረግ ርከቦቼን ግንኞቼ እንዴት እንደሆኑ እንዴት መቅጠር እንዳለበት መልስ ለማግኘት የሚያስችል አቅም ለማግኘት የቻልኩቱን ሁሌ አረጋለሁ። በዚህን በማረግበት ወቅት ማህበራዊ ሚዲያ በተለይ ይጠቅማል አንድም ቮይስ ኮል ወይም በድምጽ ተደዋውለህ ምታገኝበት ከዛም በሌላ ማለት ነው በቪዲዮ ምትገናኝበት በምስል የምትገናኝበት አቅሞችን ታሳድጋለህ እንደዚህ በምታርግበት ግዜ ወቅት አንተ የተለያዩ የሀሳብን የሚፈጅብህ ብዙ ሰአቶች በዛ መጠቀም ሚችልበት ነው። ሌላኛው ደግሞ አሁን ራሚዲያ ምጠቀምበት የተለያዩ ኢንፎርሞሽኑን ዜና ዜና ለማግኘት የሚል ጥቅምበት ሁኔታ አመቻችቻለሁ። ይህንን በማመቸችበት ሁኔታ ራሴን የተለያዬ ኢንፎርሜሽኖች የተለያዬ ሀሳቦች የተለያዩ ዜናዎች በዛን በመስማት ራሴን በምን እንዴት ለምን አይነት ጥቅም አለው የሚለውን መልስ ለመመለስ የሚስችል አቅም በመገንባት ራሴን የማሳድግበት አንድ ጥሩ ሁኔታ በራሴ ላይ እገነባለሁ። ይሄን እንደምጠቀምበት ደግሞ ሰውን በምን እንዴት የሚለውን እውነት ለማግኘት መስሎ አቅሞችን በመፍጠር ራሴን ወደ ትልቅ ደረጃ ለማሳደግ የማሸነፍ የማሽችለን ሁኔታዎች በመሳደግ ሁሉን አቅሞቼ አሟጥጬ ተጠቅሜ ኘገሩን አረጋለሁ። እና ማህበራዊ ሚዲያ ለብዙ ስለሚጠቅም እጠቀማለሁ ማለት ነው። ባጠቃላይ መልስ ለመመለስ ግን አብዛኛው ምጠቀማቸው ሜዳዎች እነሱ አላቸው በየ በየ በሁላቸውም በየግላቸውም የሚጠቅሙኝ ነገሮች አንድ አሳጥ አርጌ ለማቅረብ ሞክር። አንድ በብዛት የምጠቀመው ዩቲዩብ ነው። ዩቲዩብ የምትጠቀምበት ብዙ ኢንፎርሜሽኖች ለመስማት ትምህርትም ለመማር አስፈላጊ አስፈላጊ ነገሮች ዜናዎችም ለመስማት የምትጠቀሙበት አንድ ጉዳይ ነው። ይሄን በምጠቅምበት ደግሞ ብዙ ብዙ ተጠቃሚ እንድሆን አርጎኛል ለማለት እፍረዳለሁ። ከዛ አልፎ የምጠቅምበት ፌስቡክ አለ ፌስቡክ የምጠቅምበት ብዙ ብዙ ሀሳቦች ዜናዎችን እኔም እየጠቆምበት የምሄድበት ጊዜ ራሴን ምን ያስፈልጋል ምን መሆን አለበት? በምንስ እንዴት አያርግም የሚለውን ሁሉ አስፈላጊ አስፈላጊ ነገሮችን በዛ እልካለሁ አንድ ማስታወቂያዎችም ሌላዎችም የማይበት በፌስቡክ በተለያዩ ሁኔታ እንዴት በምን የሚለውን መልስ መመለስ የሚችል አቅሞች በመፍጠር ላይ ተገድሼ በመስራት። በራሼ ላይ በራሼ ላይ ያለኝ ችግሮች ምን አሉ? እንዴት መቀጠል አለባቸው የሚል አቅም በመገንባትም ትልቅ አስተዋጽን መማረክ ራሴን ላይ ያለን እይታ እይታዎቼ ወደ ትልቅ ደረጃ ለመውሰድ የሚያስችል አቅሞችን በእነዚህ ጥቅሜታ ወደ ትልቅ ነገሮች ለመውሰድ የምጠቅምበት ሁኔታ በብዛት አለና ይህንን ሁሉንም የማስችል አቅሞችን ለመጠቀም ራሴን በምን እንዴት የሚለውን መልስ ለመመለስ የሚያስችሉን መምህራን ሚዲያ በትልቅ ሁኔታዎች እንዲደረጉ እንዲሆኑን አሳይቶኛል ማለት ነው። እና ይህንን በማድረግበት ወቅት ሰዎችን እንዴት በምን የሚለውን መመለስ የማስችል አቅሞችን እንድትመለስ ያስፈልጋል። እና ሌላ አለፍ ብሎ የሚያ በተደጋጋሚ የሚጠቀምበት ቲክቶክ ነው። ቲክቶክ አጠር ብሎ ብዙ ሽረታዎችን የመሳየት እቅሞች በአጭር ከአንድ ደቂቃ በታች የሆኑ ቪዲዮዎችን በማየት የተለያዬ ነገሮችን እንድትጠቀም የሚያስችሉበት ነገሮችን እናያለን። እንደዛ ልክ ላይክ ወይም በቀጥታ ሰርጭት ውስጥ የምተወራበት ነገሮችም አሉ በኢም በኢንስታግራም በዋትስአፐ በባይበር በሁላቸውም በእነዚህ ጥቅሞችን በዛ ለክ እያሳድግ ራስህን የምትጠቅምበት ጥቅሞችን እንድታሳድግ የሚያስችልህ አቅሞች ትፈጥራለህ እና እነዚህን ሁሉ በምታደርግበት ወቅት። እኔ ምን ያህል የት ደረጃ አለው የሚል መልስ በመለስ የሚያስችል አቅምን በዛ ልክ እንድመለስ አድርጎኛልና። እና ሁሉም እጠቀማለሁ እኔ ይሄንን መጠቀም ምጠቀምበት ምክንያቱም እነዚህን ጥቅሞችን በራሴ ላይ ይሻም ይመስላል የሚል እይታዎች ለማሳየት እና መልስ ጥሩ መልስ ለማግኘት የማስችል አንቀሞች በመገንበት ላይ ትልቅ አስተዋጽኦ ላይ እንዲደርግብኝ ስለሚችል እና ጥቅምአለሁ ለማለት ነው

በአደባባይ መናገር እንኳን ብዙ አልችልም ማለት። እኔ አይናፋር ነገር ነኝ። መድረክ ላይ ብዙ አልደፍርም። ነገሮችን ላይ እንደዛ ሲሆኑ በራሴ ላይ መሆን አለበት የሚለውን መሞንት የማይችለው አቅም ትንሽ አፈር እላለሁ። በጣም ሆኖ በስብሰባ በሌላ ነገሮች ላይ እዛ ላይ ትኩረት ስሰጥ ብዙ በአደባባይ ላይ መውራት ነገሮችን እንትን ማለት የሚያስችል አቅሞችን ብዙ አይደለሁም እዛ ላይ ትኩረት አላደርግም በብዙ ነገሮች ለራሴ እቆጥባለሁ። እኒህ እኒህ ነገሮች ቢመጡም ማውራት አልችልም ማለት ነው። ባሁኑም ሙሉ በሙሉ አልችልም ሳይሆን እዛ ላይ ብዙ ወሬዎች በመስፋት የምናገራቸው ነገሮችን ብዙ እንትን አላደርግም። ግን መቻልኩትን ነገሮችን አሳጥር አድርጌ የሚያስፈልገኝን ነገር መናገር የማያስችለውን ነገሮችን ለመሰላተፍ እመጣለሁ ይህን በማረግበት ወቅት በራሴ ጥቅሞችም በሌላ ነገሮችም እንድገናዘብና ራሴን ምን ያህል ላይ እንደሆንኩኝ እንድገነዘብ ማስችለን አቅሞች ላይ በመፍጠር ራሴ በርከት ያለ ነገሮችን ሳደርግ ነበረ ይሄንን ነው

አወጣዋለሁ። አብዛኛው የሚተው እዛ ቢሮ ውስጥ ላይ ያለኝ መስኮት ክፍተት አድርጌ ተወዋለሁ እዛ ክፍተት የሚሆን ንፋሶችን ለማግስ ገባት ይህንን ሙቀት እንዳይፈጠር ብዬ በማለት ይህንን አደርጋለሁ። ቤቴ ላይም በተለያዩ ነገሮችን አንዳንዴ ጭምረት ገብታ ይህንን ራቤት እንትን እንዳይገቡ ሌላችሁን ነገር እንዳይሆኑ በመቆጣጠር ሳይሆን ክፍተት በማድረግ ራሴን እንደደበርና የተለያዩ ነገሮች በማድረግ አደርጋለሁ። መዝያም ምከፍትበት ዛሬ ብቻ ሳይሆን ታክስ ስጠቀመው መስኮቱን ከፈታ አድርጌ ንፋስ እንዲገባኝና እንዳይደብረኝ ነገሮችን አደርጋለሁ ይህንን ሁሌም ስለማድረግ። ሰዎችን እንደዛ የምማርበት የሚቃየሙ ሰዎችን እገኛለሁ። የእምዛኛው ግን እኔ መስኮት ክፍት ትቼም እሄዳለሁ አብዛኛው እንደዛ አደርጋለሁ ማለት ነው።

አዎ ጫጫታ እገኝበታለሁ ጫጫታ የሆነ በሰአት እኔ ኤልበርት ላይ አንዳንዴም የሚረብሸኝ ነገሮች ጫጫታ። አልወድም ጫጫታ ስህ ሳገኝ ነገሮችን ለመረዳት የቻልኩበት ነገሮችን እና ሰከን ለማለት በራሴ ላይ የምወስነው ነገሮች አሉ። ግን ጫጫታ ሲሆን በተያዩ ድብረት ላይ ውስጥ የምትገባበት ነገሮች እንዳሉ። ሆኖ ይሄንን ጫጫታ ይሄንን ያልሆነ ነገሮችን በምታደርግበት ወቅት በሰዎች ላይ የሚሄዱ በእይታዎች በብዙ ነገሮች ለመረዳት የቻልኩትን አደርጋለሁና ጫጫታ ስታገኝበታለህ? አዎ አገኝበታለሁ። አንዳንዴ አንዳንዴ ደግሞ የሆነ ጫጫታ ምትሰማበት በተለያዩ ድምጾች። ይሰማል እና ይሄን ጫጫታ ታገኝበታለህ የሚለው አዎ ነው

አዎ ከጎረቤቴ ጋር ጥሩ ግንኙነት አለኝ። ከጎረቤቴ በቻልኩት መልካም አራራት መልካም መግባባት አለኝ። ሁሌም እሳቸው ሲኖሩኝ ነገሮችን ብመራ ስለማምንት እኔ ከማንም የመረዳት ችግርም የለም ሲጀመር። የሆነ ኮረቦቼ የሆነ ከስራ ጓደኞቼ በብዙ ሁኔታ ያለኝ ግንኙነት መልካም እና ጥሩ እንዲሆን የራሴን የማያደርጋቸው ሁኔታዎች ብዙ ይታያል። እና እንዲህ ይሄን ነገር ደግሞ ለራሴ ጠቅሞኛል ምክንያቱም እኔ ከሰዎች ጋር ብጣላ ክፉም ክፉ ነገር ቢኖረኝም የምቆጣው እኔ ነኝ ብዬ ስለማምንም ጭምር እና ያለኝ ግንኙነት ያለኝ ቀረቤታ ከሰዎች ጋር መልካም እንዲሆን የማደርገው እስተዋጽእ በራሴ ላይ በኩል ነው። እና ይሄን በማድረግበት ወቅት ደግሞ ራሴ እንድጠቀም እንዲጠቀም አድርጎኛል ብዬ ነው የማምነው። ምክንያቱም በሰዎች ራሱ ብዙ ሁኔታዎች ሲኖርብህ ሰዎች ካንተ ጋር ሲጣሉ የምትጎዳው እኔ ነው ብዬ ነው የማምነው። የሆነ አስፈላጊ ነገሮች አሉኝ ብዬ ባምንበት ሰዓት ደግሞ በብዙ ሁኔታ ይሄንን ነገር በመሆንበት በሰአት በራሴ እይታውም በሌላ እይታዎች ስገነዘበው ከጥላ ከመጠላ ከመጣላት ስትጣላ የምታገኘው ትርፍ ወይም ጥቅም የለም ሊኖርም አይችልም። እና ይሄንን በማመን በሁሉም በሁሉን ሰዎች ጥሩ ሁኔታ ጥሩ አግባባት መልካም እይታዎች እንዲኖሩኝ የቻልኩትን ሁሉ አደርጋለሁ። ይህን በማድረግበት ወቅት ለራሴን እንድጠቀምና ጥሩ ግንኙነት እንዲኖረኝ ነው እና ከሰዎች ፍቅር ነው የምታገኘው እንጂ ከሰው ጥልቻ ጥላቻ ክፋት ምናምን ስታደርግ በራሴ የምታጣው ነገር ብዙ ነው። እና ይሄንን ደግሞ ብዙ ነገሮች ስትገባ በብዙ ነገሮች ለራሴ የተማርኩበት ነገር ነው ይህንን ለማድረግ ደግሞ ከጎረቤቶቼ መልካም ግንኙነት አለኝ። ሲደብረኝም ሲጎድለኝም ከእሳቸው እበድራለሁ እሳቸው ቢጎድላቸው ደግሞ አበድራቸዋለሁ። ይሄን ስፈራችን ደግሞ ጥሩ ግንኙነት እና የደሃ ማለት ስለሆነ ሰፈራችን በብዙ ሁኔታ በራሳችን ግንኙነት ጥሩ ጥሩ ግንኙነት እንዲኖረኝ አደርጋለሁ። ይሄን ግንኙነት ወደ ትልቅ ደረጃ ለመድረስ የቻልኩትን ለማድረግ እየጣርኩኝ ነው እና ጥሩ ግንኙነት አለኝ ከማንም ተጣልቼ አላውቅም። እሳቸው ያለን ጥሩ ግንኙነት ደግሞ ወደ ጥቅም ለመቀየር ወደ ወደ ቢዝነስ ወደ የንግድ አስተሳሰብ ለመቀየር የቻልኩትን ስለማድረግበት ደግሞ ጥሩ ግንኙነት ነው ያለኝ ማለት ነው። የሚቻላት ይሄን ጥሩ ነገር ነው ይሄ መቀጠል አለበት ብዪ ስለማምን የቻልኩትን ለማስቀጠል ደግሞ ያን ሁሉ ወጣ ብዬ አደርጋለሁ

ቤቴ ላይ ትንሽ የእትክልት ስራ አደርጋለሁ። ይሄን የማደርግበት ደግሞ የሆነ ወጪዎችን ለመቀጠብ እና የሆነ አዲስ አዲስ ፍረሽ እንባል አዲስ የሆነ ነገሮችን እንትን ለማድረግ መልክ አትክልት እሰራለሁ ቤቴ ላይ አሁንም ቆስጣ ሰላጣ። ይህንን አትክልት በራሴ በቤቴ ላይ የተከልኩትን ስላለሁኝ ይህን ትክል እየቋረጥኩኝ ለራሴ የምጠቅምበት የምጠቅምበት ነገሮችን በራሴ አስፍቻለው። እና ይሄንን ነገር እንዲጠቅመኝ በብዙ ሁኔታ ለራሴን እንድጠቀም አድርጎኛል። ይህን ነገሮች ደግሞ ቤቴ ላይ ጥሩ እይታ አትክልት የበዛበት ሲሆን ለይታውም የሚያምር ነው ደስ የሚል ደስ የሚል ነገሮች ይታይበታል ይህንን። በማሰብ ሁሌ የማደርገው ነገር ይሄ ነው። ይሄን በማድረግበት ወቅት ደግሞ በራሴ ላይ ብዙ ጥቅም ያለ ነገሮችን እንድጠቀም አድርጎኛል ብዬ አስባለሁ። ያን ሁሉ ስታደርግ ሰዎችን እይታቸው መልካም እንዲሆን ግን እይታቸው መልካም እንዲሆን ነው። የቻልኩትን ሁሉ ስታደርግ የምትፈልገውን ደረጃ ለማድረስ የሚያስችል አቅሞችን በመገንባት ስትኖር። ጥሩ እይታዎችን ነው ለራስህ እንትን እንዲሆን ተደርጋለህ። ይህን ስታደርግበት ደግሞ በብዙ ሁኔታ በራስህ ለጠቅም ያለ ነገሮች እንድትጠቅም ያደርግበት ነገሮችን እየገነባህ ስትሄድ በብዙ ሁኔታ እንድትበሳጭ ወይም ሌላ አስራ አስፈላጊ ነገሮች እንዳይሆንብህ እንዳይጋጥምብህ። ለምሳሌ ይሄን ነገር ደግሞ እንድትቆጥብ የሚያስችል ነገሮችን ሁሉ ነገር ሰላም ነገር ነው። እና ይሄንን ነገር ሁሉንም አደረገው ደግሞ የራሱን የምትችልበት ነገር ግን ልጠቀምበት ያስፈልጋል እና ያትክል ስራ ታደርጋለህ ወይ የሚለውን አዎ አደርጋለሁ? በደንብ ይሄን ባደርገው ደግሞ ለራሴ እንድጠቀም ስለማያስችለን ጥቅም ያለ ነገሮችን ለራሴ ቤት ለመግዛት ለመጠቀም ስለሚጠቅመኝ ጭምር ነውና ይሄንን አደርጋለሁ። ይሄንን በማድረግ በደንብ ብዙ ሁኔታ ጥቅም ያለ ነገር አግኝቼበታለሁ። እና ሌሎችም እንጂ ጥቅምበት የራሴን እሰጣለሁ

እኔ ወደ ግብ የሚሄድበት ማለት በዚህ ሰዓት አይልም ልክ እንደ ኮንዲሽኑ አብዛኛ የሚሄደው እንደ አመት ወይም የሆነ ነገሮች መግዛት አለብኝ ብዬ በማምንበት ሰዓት ነው የምሄደው ያንን ሰዓት ደግሞ በራሴ ጠቀም ያለ ነገሮች አገኝበታለሁ ብዬ ካመንኩኝ የማደርገው ነገር ነው። እና ወደ ገበያ የሚሄድበት ወቅት አንድ አስፈላጊ ነገር እዛ ስሄድ ምን እጠቀማለሁ ምን አስፈላጊ ነገር ላገኝበታለሁ ብዬ ሳይሆን በቃ አጋጣሚ በሚሄድበት ወቅት ነገሮችን ሳየው የሚያደርገው የምገዛው ነገር አስፈላጊ ነው ቢዬ ሳገኝ በአጋጣሚ ውድ ያልሆነ ነገር አግኝቻለሁ አግኝቻለሁ ብዬ በማምንበት ሰዓት በአጋጣሚ ነው የምገዛው እንጂ እኔ የምጠቅምባቸውን አስፈላጊ እቃዎች የምጠቀምባቸው በሰፈር ላይ ያሉ ዱካኖች ሱቆች ላይ ከእሳቸው በመግዛት ነው። ይሄ በማድረግበት ደግሞ ለራሴን ያላስፈላጊ ነገሮች መግዛት አያስፈልገኝም ብዬ ስለማምንበት ጭምር ስለሆነ እና ራሴን አስፈላጊነቱ አብዛኛው በራሴ የሚያሳዩበት ነገር ስንት ያህል ይጠቅመኛል ስንት ያህል አስፈላጊ ነው? ብዬ በማምንበት ሰዓት እና በመንገዴ ስር ሳገኝ አብዛኛው የምገዛው ግን አጋጣሚ አውድ አመት ወይም የሆነ በዓል ላይ ስታገኝ በዛ ሰዓት ላይ የምታገኝባቸው አንዳንድ ነገሮች አንዳንድ ነገሮች አስፈላጊ ነው ብዬ ሳምን ደግሞ እገዛለሁ ወይም አጋጣሚ ላይ ቀነስ ያለ ነገሮች ሳገኝ ደግሞ ይህንን ቀነስ ያለ ነገር ለራሴ ጠቀም ያለ ነገር ላገኝበት ስለምችል ብዬ በማምነበት ሰዓት ደግሞ እገዛለሁ። ያን ስታደርጉ ደግሞ በብዙ ሁኔታ የምትጠቀምበት ጥቅም ያለ ነገሮች የምታገኝበት ነገሮችን ታመቻቻለህ አንዳንዴም እና በየትኛው ቀን ወደ ገበያ ትሄዳለህ ለሚለው? እኔ የምሄድበት ቀን የተቆረጠው ወይም የታስበ ነገር የለም ሁሌ በቀጣዩም ልገዛበት ነው የምበላው እና በዛ የሚሄድበት ሰዓት ደግሞ ለራሴ ጥቅም ያለ ነገር እንዳገኝ ረድቶኛል እንደሚረዳኝም ስለማመን በዛ ልክ ነው። የምሄደው ይሄንን በማድረግ ወቅት በራሴ ጥቅም ያለ ነገሮችን እንዳገኝና ጥሩ ነው የሆነ ነገሮችን ግብይት ላይ የሚፈጥረዋች ቀነስ ያሉ ነገሮች በአጋጣሚ በዛ ልክ እንትን የሚያደርጉ በጣም ከዛ ባለፈ ደግሞ ወቅታዊ የሆኑ ነገሮች ማለቴም ነገሮችን ከገበያ ከ ወይም ከበረሃ ምግብ እቃዎችን ተነስ ቀነስ ያሉ ነው ብዬ በማምንበት ሰዓት። በዛ ላይ በዛ እንትን አፍጥጬ ያሉ ነገሮች ገዝቼ በቴ ላይ በማስቀመጥ የሚያስፈልገኝ ነገር ወደፊትም ያስፈልገኛል ብዬ የማምንበት ነገሮችን እንዲኖሩ አስፈላጊ አስፈላጊ ነገሮችን በመሰብሰብ የተለያየ እንዳስቀምጥና ወደፊትም ማድረግ ያለብን ነገሮችን እንደ ምን መሆን አለበት የሚለውን ግምጋሞ ጥሩ የሆነ አስተሳሰብ ይዤ ወደፊት እንዴት ነው አስቀጥለው ብመመም ብዬ በማማንበት ሰዓትም። ይሄንን የማደርግበት አንዳንዴ ነገሮች ማለት ነው የትዳት ገበያ ትሄዳለህ በሚለው በዛን ያክል ለመመለስ የሚያስችል ለመመለስ የሚያስችል ነገር ነው ማለት ነው

አዎ። አዎ ምግቦቼን ለሌሎች ማካፈል እወዳለሁ ማለት አንዳንድ ጣዐም የሚፈጠር ነገሮች አሉ ለሳች የሚቀበል የምቀበልባቸውም ነገሮችም እንዳሉ ሆኖ ማለት ነው። ማለት ሰፈራችን ላይ ትንሽ በኢኮኖሚ ትንሽ አነስ ያልን ስለሆንን አብዛኛው ነገሮችን በመካፈል በመከፋፈል ነገሮችን ሲኖሩ ታካፍላለህ ሲኖራቸውም ትካፈላለህ እንደዛ በማድረግ ስለምንጠቀሙም ብዙ ነገሮችን እንደዛ ስናደርግ በራሳችን ላይ ያለውን ጠቀሜታ ብዙ እንዲሆንና ፍቅራችን እንዲጠምርም የሚረዳን ጭምር ስለሆነ። ያሉን ነገሮችን በእንደዛ ልክ ነው የምንረዳው። እና ይሄንን የምናደርግበት ወቅት ራሳችንን ምን ያህል ጥሩ እንደሆንን። ለመረዳትም የሚያስፈልግ የሚያስችል አቅም ስለሆነም ጭምር ስለሆነ ነው መሰለኝ። እና ምግብን ለሌሎች አካፍላለሁ። ከእሳቸውም እቀበላለሁ አብዛኛው በምሰራቸው ነገሮች አንዳንዴ ያላውዝ ምናምን ሳጠና ጣፋጭ ይሄን የተፈጨውን እርሱን ለማካፈል እመርጣለሁ። ሌላም ደግሞ አትክልት ምናምን ስገዛ አትክልቶቹም የምሰጣቸው ነገሮችን አሉ። የሆነ ነገሮች ሌሎችም ነገሮች ሲኖሩ እንደዛ። እሳቸውም አውድ አመት ላይ እሳቸው በግ በግ ቢያርዱም ዶሮ ቢያርዱም ያላቸውን የአብዛኛው ነገሮችን እንዲሰጡኝ ይሰጡኛል እኔም ደግሞ እሰጣቸዋለሁ። በእንደዛ ልክ ራሳችንን እንከባበራለን። ይሄንን ነገር ደግሞ ጥሩ ነገር እንዲጠራ እና እይታዎችን እንዲያሳድግ የሚያስችል አቅሞችን በራሳችን ላይ። እንድንገነባ ጥሩ አጋጣሚ በመጠቀም ወደፊትም በምን መሄድ አለበት የሚለውን ነገሮችን በራሳችን ላይ በመስራት ወደ ትልቅ ደረጃ እንድንደርስ የሚያስችል አቅሞችን በመገንባት በጥሩ ሁኔታዎች እንዲገነቡ አስተዋጽኦ እንዳላቸው ሰዎችን ለመርዳት የቻሉበት አቅም ላይ ተፈጥሯል ብዬ አውቃለሁ። እና ይሄንን ነገር ወደፊት ለማስቀጠል መቻል የቻልንው ነገሮችን እንከፋፈላለን ማለት ነው። ይሄን በምናደርግበት ወቅት የማውቀው ብዙ ነገሮች የጫወታ ፍቅሩን ደስ የሚል እይታዎችን በራሳችን እንድንፈጥር አድርጎናል ይሄን ነገር ደግሞ ማስቀጠል እንዳለብን በሰዎች ላይ ተረግባብተናል። ይህንን ወደፊት ደግሞ እንድናስቀጥል የማስቻል አቅሞችን ልንገነባ ትልቅ የሆነን እውነት በራሳችን እንድንገነባ የቻልነው ነገር አድርጎናል። ይህንን ነገር እንድትቀጥል የራሳችን አስተዋጽኦ ማድረግ እንዳለብን ሁሉስ ምናምን ያለባቸው ነገሮች ስለሆኑ። ይሄንን በምናደርግበት ደግሞ በራሳችን ላይ ያለሁ እየታገሉ እንዲሆን እንዳልተጋፋን ሰዎችንም ሳናስከፋ ጥሩን እይታዎችን አስተያየት አቅሞች በመገንባት ላይ። ጥሩ የሆነ አጋጣሚዎች በመገንባቱ ጥሩ የሆነ መልካምነትን በሰዎች ላይ እይታችን ሊኖር ጥሩ የሆነ እይታዎችን በመፍጠር በራሳችን ላይ።

አዎ በጣም አስተያየት እቀበላለሁ ማለት ነገሮችን ለማተካከል ያለኝን ፍላጎት በብዙ ነገር ጨምረዋል። ሰዎችን ማስቀየም አልፈልግም። ሰዎችን ከማስቀየም ብቀይምም ከማስቀየም እኔም ቢያስቀይም እመርጣለሁ። የሰዎችን ስሜት የሰዎችን በእኔ ያላቸው እይታዎች ለመረዳት በብዙ ነገር እንዳማክራቸው አደርጋለሁ። ምክንያቱም እኔ የምፈልገው ሰውን ማስከፋት ላይሆን ሰውን ማስደሰት ስለምምመርጥ ነገሮችን ሰዎችን ከማስከፈት እንዲከፋ ራሴን እንድከፋ እመርጣለሁ። ይህንን ነገሮችን የሰዎች አስተያየት በተለያዩ ነገሮች ለመቀበል ለራሴ የማደርገው ብዙ ነገሮች ስላሉ ይሄንን ጥሩ ነገር እንዳሳድግም የራሴን የቻልኩትን ነገር ሁሉ በየጊዜው አደርጋለሁ። ይሄን የማደርግበት ወቅት ዋናው ነገር እኔ የማምንበት ዋናውና ጥሩ ነገር አንደኛው ነገር ምን መሰለህ አስተያየት ስትቀበል የሰዎችን እይታዎች ስትረዳ ሰውን ምን ያስባሉ በእኔ ላይ እኔ ምን ያህል ሰውን ያስቀይማሉ? የሚያስቀይማቸው ነገሮችን ካሉ እንዴት አድርጌ ማስወገድ እንዳለብኝ ከእሳቸው አስተያየት ስትቀበል። ለራሴ እንደ ስንቅ ይሆንብኛል ወደፊትም በሰዎች ላይ እይታዬን መልካም እንዲሆን ጥሩ እንዲሆን ሰዎችን ማስቀየም አልፈልግም። የሰዎችን ክፉ ነገር አልፈልግም ይህንን ጥሩ ጥሩነት ጥሩነት መልካምነትን ወደ ቀጣይ ወደ እጅግ ትልቅ ትልቅ ነገሮች መድረስ ስላለበት ይህንን ነገር አጋጣሚ መጠቀም እፈልጋለሁ። እና አስተያየትን በብዙ ሁኔታ እጠቀማለሁ። አብዛኛው የምጠቀምባቸው ዋናው ነገሮች አንደኛው በቢዝነስ ላይ በቢዝነስ ላይ በስራ በንግድ ላይም ኮሚኒኬት የማወራቸው ነገሮች ሰዎች እንዳይቀየሙብኝ። የማወራቸው ነገሮችን እንዴት እንዳይፈርሱ በንግግር ውስጥ እንዳይፈርሱ ነገሮችን እንዳላስከፋ። ክፉ ክፉ ነገሮችን እንዳይኖሩ የራሴ የቻልኩትን ነገር ሁሉ አደርጋለሁ። ይሄን በማድረግበት ወቅት ሰዎችን እኔ ላይ ክፉ ማሰብ የለባቸውም። እና ነገሮችን ድርድሮቹም ሌላዎቹም ጥሩ ጥሩ ነገሮችን ይዤ ወደ ቀጣይ ቀጣይ ነገሮቼ እንዴት ማሳደግ አለብኝ የሚለውን እምነቶቼ በማሳደግ የምፈልጋቸው ነገሮች እንዲሳኩ የቻርኩትን ነገር እንዳደርግ። እንቅፋቶችን በማረም አስተያየቶችን በመቀበት ወደ ቀጣይ ነገሮች ጉዞ ጉዞዎቼ እንዴት ማሳደግ አለባቸው የሚል እምነቶች ይህንን ማስተካከል ላይ ትኩረት በማድረግ ቀጣይ ህይወቴ ቀጣይ ግንኙነት ግንኙነት ግንኙነቶቼ እንዴት መቀጠል አለባቸው የሚል ጥልቅ የሆነ አስተያየት ለመቀበል አድማቸዋለሁ እጠይቃቸዋለሁ። በተለያዩ ሰዎችም ይሄንን ሲሰጡኝ እኔን እንደ ለመናደድ ወይም ራሴን ለመሳጨት ሳይሆን ይህንን የሰጡኝ አስተያየት እንዴት ማስቀየር አለብኝ? ያን ጥሩ ነገሬን እንዴት አድርጌ ማስቀጠል አለብኝ የሚለውን። ጥሩ የሆነ አስተሳሰብ በራሴ ላይ በመገንባት ወደ ቀጣይን አስፈላጊነቱን እንደስፈላጊነቱን እንዴት በምን መሄድ አለበት የሚለውን? ጥልቅ የሆነ ስላሰብና መልካም አረዳድ በራሴ ላይ በማነጽ ወደፊት ቀጣይ ነገሮቼ የቻልኩትን ለመረዳት የቻልኩትን ሁሉ እንዳደርግ አመቻቻለሁ ማለት ነው። ይሄን በማድረግበት ወቅት ራሴን እንድገነባ በብዙ ነገር ከሰዎች ያለን ግንኙነት ጥሩና መልካምነት እንዲሆን ጥሩ የሆነ ግንኙነት ከተለያዩ ሰዎች እንዲህ እንዲኖረኝ በማድረግ ራሴን በማነጽ ችግሮቼን በመፍታት ጥንካሬዬን ደካማነቴን በማስወገድ ጥንካሬ ላይ በማትኮር ወደ ትልቅ ደረጃ መድረስ ያለብኝ የምፈልገውን የማስበውን እንዴት እደርሳለሁ የሚለውን። አስተሳሰብ በራሴ አለኝ ማን የሚያስፈልገኝ እውነቶቼ እንዲገነባ የሚያስችሉት አስተያየቶች ውስጥ ከሰዎች በኩል እንዴት ልቀበል በማለት። በሁሉ ሰዎች ሳይዶች የማደርገው ነገሮች እንዴት ማስገበጥ አለብኝ ብዬ የማንበባቸውን በማየት የማያምንባቸው ነገሮች ደግሞ እንዴት ላቋርጣቸው ብዬ አይል አስፈልጉ የማያስፈልጉም። ክፉ የሆኑ አስተያየቶችም በዛ ላይ እንዲቆርብ በማድረግ ራሴ ላይ በማነጽ ትኩረት በመስጠት ወደ ቀጣይ ህይወቴ እንዴት አድርጌ ማስቀጥል አለብኝ? ይሄንን ነገር ነገሮች አሉት ይሄንን ነገር ስም አሉት ይሄንን ጥሩ ነገር እንዴት ማስቀጠል አለብኝ የሚል ጥሩ አስተያየት እና ግን እዛ ለመያዝ ወደ ቀጣዩ መቀበል እወዳለሁና። እዚህ ደግሞ ጥቅም ትልቅ ጥቅም እና አስተያየት ስላለበት እንዴት ልገነባ የሚለውን በራሴ ላይ እገነባለሁ ማለት ነው።

አዎ። ትንኞች በአካባቢያችን ላይ አሉ። ያን ሁሌ የሆነ እንትን ያሉ ነገሮችን ለዘጉ ይሞክራሉ እኔ ብዙ አልወድም። ትኖቹ ግን አሉ ሁሌ በአይኖች ላይ የሆነ ትንሽ ይተብረና እዛ የመጡ አሰስ የሚያደርጉበት ነገር አለ። ያ ነገር መሆን አለበት አልነበረበትም ሌላው ነገር ሆኖ ግን አሉ በአብዛኛው በምን ለምን እንደሆነ ራሴን የምታዘበው ነገር ነው እና ሲያደርጉም በብዛት እመለከታለሁ። እና በአካባቢያችን ትንኞች ስላሉ የሚያደርጉት ነገሮች በየ በአይናችን እየመጡ ነገሮች እንትን ሲያደርጉ ሁሌ እኔ እታዝባለሁ። ያን ነገር ትክክል ነው አይደለም እሚለውን ነገሮች ለምንስ ያህል እንደነበሩና አብዛኛው እታዝባለሁ ማለቴ ነው

አዎ እንደነገርኳችሁ በሰአቴ ነው የምንደርሰው ወደ ስራ ስሄድ ደግሞ ራሴን አዘጋጅቼ የብዙ ነገር እንዳይከፋብኝ እንዳይነብረኝ የሆነ ነገር አደርጋለሁ። ይሄን በማያደርግበት ወደ ከሰው ቀድሜ ነው ምሄደው። እዛ የሚገኘው ነገሮችን ለመቋረጥ አንዳንድ ነገሮችን አስፈላጊ እና ያለአስፈላጊ ነገሮች ነው በዚህ መልእክት ደግሞዎች በመበት ላይ ትልቅ ሰዎችን ታደርጋለህ ይህን በምታደርግበት ነገሮችን ነገሮችን እንዴት መመለስ እንዳለብህ ነገሮችን እንዴት መረዳት እንዳለብህ በአብዛኛው ነገሮችን እንዲግነዘብ ያስቻሉን ነገሮችን በመገንባት ላይ ትልቅ አስተዋጽኦ እንዲኖረኝ አድርጌያለሁ ማለት ነው። እና በሰአት የሚደርስ ነገሮችን ለመስረዳት ያስቸግረን የቅመውን ነገሮችን የገነባው ሲያደርጉበት ቁጥሮች በሌላ ያረፉ ብዙኞቹ ነገሮችን እኔ እንድረዳ እና እንዲያግዘኝ የሚረዱ የሆነ ነገሮችን በሌላ በሌላ ያሉና እና በሰአት እንድደርስ አደረገው ያው እንድደርስ ሁሌም በጠዋት ነው የምንነሳው ነገሮችን አስተካክዬ ያልኩት ነገር አደርጋለሁ። አብዛኛው ግን አንዳንዴ ታክሲ እንትን ቢልም የሆነ አማራጭ ስለምጠቀም በሰአቴ ነው ምደርሰው። በሰአቴ ገብቼ ነገሮችን መስራት አለብኝ ስራዎች ሰርቼ ስራዬን በሰአቴ ነው የምጨርሰው ለማለት ነው

አው ይሄን ስራ ስሰራ አስራሩን እከተላለው ማለት ነው። መስሪያ መማሪያ ምናምን ምናምን ማለት ያሉ ነገሮችን በዛ ልክ እንዲወዱ የቻልኩትን ነገር ሁሉ ኣረጋለው። ማንም ምሰራው ካልተጓዝክ የሚመጣብህ ነገሮች ወደ አንተ ስለሆነ መጀመር መዝለል ያለብህ ባንተ ላይ ነው። እና የኔ አሰራሮች ግን አብዛኛው እንቅፋቶች የሚሆንብህ ነገሮች አሉ። አንተ ስራ ፈልገህ የሰዎችን ባህርያት ሳትን ሳትረዳ ሳትገባ እርሳቸውን ብለህ ለማገዝ ለመረዳት ብለህ የምታረጓቸው ነገሮች እሳቸው ተደርገው እሄን ያረከው አይደለም ነገር ነው እሚለው ሌላ ክብር እጁ ላይ የሚወድ የሚወዱ ሰዎችን አብዛኛዎች እዛ ትዛዘባለህ። ያን ነገር በሆነበት ወቅት አንተ ለሳቸው ለሳቸው አስበህ እንደዛ ስታደርግ እሳቸው በዛ ልክ ሲፈጁብህ አንተን ደሞ ጭካኔ ታመጣለህ ሰዎችን። የምታስብበት ነገር ለዛ ሳይሆን በነዛ እንዳይሆን ታደርጋለህ ምክንያቱም አንተ ላይ የደረሰው ነገር በአንተ ላይ ስታይ ነገሮችን ለማስተካከል የቻልከውን ነው። እያልክ ወደፊት መቀጠል ያለብህ ነገሩን ትቀጥልና ነገሮችን እንድታዘብ በምን ያህል እንደሆነም ሆነ የነበረበትም ነገሮች ለመንገድ ዝም ብላ ለመታዘብ የቻልከው ነገር እያረክ። ሰዎችን የተረዱብህ ሴቶች ሰዎች የተረዱበት መንገድ ትህክል እንዳልሆነ ልክ ስታዘብ አንተም ይሄንን ሰው የሰውን ብለህ ማሰብ የምታውቁበት ነገሮች ይከተማሉ። በድሮ እኔስ የነበረው የሰውን ክብር ኣው መጀመሪያ ነው ማስቀደመው የነበረው ማለት እሳቸውም ማገልገል አለብኝ ብዬ ሁሌን ሳገልግል ለእሳቸው ያልዋቸው እይታ ጥሩ ስላልሆነ ይህንን ነገር ለመተው የቻልኩት ሁሉ ከዛ ነበረ ይሄን በማረግበት ወቅት ደሞ እኔ እየጠቀመኝ እየጓዳብኝ ነገር በብዙ አይቸበታለሁ ማለት ነው። እና መጀመሪያ ማስቀደም ያለብህ አንተ ነው ወደ ራስህ እንዴት መሆን አለበት አሰራሮችን በምን ልከተል ማለት አለብን እንጂ ሰዎች ለማገዝ ብለህ ከአሰራሮች ውጪ ከሆንኩኝ ከሆንኩኝ በብዙ ሰዎችን እንደተችና በሌላ ሰውኳ ሳያይብኝ ያን ነገር ለመቋረጥ በብዙ ሁኔታ እንትን ይለኛል ማለት ነው። እና ሰውን ለማገዝ በምትችልበት ነገሮች ሰዎች በዛ ልክ እንትን ሲልብህ አንተን እንዲህ የምትመርጠው ለምን? አረኩ ብለህ እንትን እንዲሆን ስለሚያረጉብህ አንተ ደሞ በአሰራሩ ልክ መሄድ የምትመርጥበት ነገሮች ተመሳሳይ የምፈራ ከሆነ ግን አንተን በብዙ ሁኔታ እንድት እንድትከሰስ ነው ብዙ ነገር እንድል እንዳትል እንድትል ይሄ ያረግብሃል ማለት ነው። ይሄን በሚሆንበት ወቅት ደሞ ሰዎችን ያለውን ግን እዛ በዛ ልክ የከፋና መጥፎ እንዲሆን እና የራሳቸው ሁሉ እሚያረጉበት ነገርም በአንተ ላይ ገና ስትገነዘብ ላንተ ምን ታ ካደረክና መጸጸት እንዲ የሌለበት ሰው ታስባለህ እና መሰረቶች መቀጠል በዚህ ላይ ጥቅም አለው። የሰዎቹ እየተሃቸው ደሞ በዛ ክፋት ሲሆን አንተን የምትጨክንበት ነገር ስለሆነ ይሄ ደግሞ በኣሰራር በኣሰራር ነው ምከተለው በኣሰራር በአሰራር ስንከተል ደግሞ ቢያንስ አሰራሩ ነው ላንተ ይደበቅብሃል። አሰራሩ ሳትከተል ስትሄድ ግን ያንተ ያገኙ በዛ መሃል ያገኙት ያንተ ክፍተት ተጠቅሞ ወደ ሌላ ወንጀልና ወደ ሌላ ክስ እንዲሄዱ ሲሄዱ አንተ ከክፍተት ውጭ ከመመሪያ ውጭ ወጥቶ ውጭ ሄደሃል ተብለህ የምትቀጣበትን ነገሮች እንዳይኖሩ ራስህን የምታደርግበት ነገሮች ስላሉ እና እና በዛ ልክ ደግሞ የምጓዘው እንደዛ ከሆነ ደሞ አንተ የሚደርስብህ ነገሮች አንተ ላይ ይሆናል ማለት ነው

አዎ የቀቁ ቁጥር አደርጋለው ማለት እንዳልሰራ እንዳልሰራ ነገሮችም ስንት ነበሩ እንዴ ስንቱ የሚለውን በቅጥጥር በማድረግ ስራዬን በመከታተል ነገሮችን ለማስኬድ እሞክራለው ይሄን ካልሆነ በብዙ ነገሮች የምጎዳውና የምከፋው እኔ ላይ ስለመሆን ስለምሆነ ያን ነገር የመሆን ያለበት ለምንድነው? ቀን እቃን ሳትቆጣጠር ነገሮችን ስትሄድ ደግሞ በብዙ ነገር የምትከፋውና የምትጎዳው አንተ ስለምትሆን ያን ነገር ካስቀጠልክ በአንተ ላይ በመፍረድ ስለሆነ ነገር ስለሆነ ያን ነገር ደግሞ እንዴት መሆን አለበት የሚለውን መልስ ለኛ መመልስ ያለብን አንተ ነህ ይህን መመለስ ካንተ ደግሞ በብዙ ሁኔታ የምትበዳው አንተ ስለምትሆን በዚህ ላይ ጥንቃቄ ግድ ይላል ማለት ነው። ይሄን ተማሪ ደግሞ በብዙ ሁኔታ በራሱ ላይ ላፍረሽ ላይ የሚሆን ነገር ይሄን ችግር ብዙ ነገራችን ትቆጣለህ ማለት ነው ይሄን ቀርቦ ነው ብዙ መቼ ስለምትቆጣ ይሄን በምታደርግበት ወይ ራስህን እንደመጣህ ስለማይሆን ይጠንቃል ትቆጣጥም በብዙ ሁኔታ ትጎዳለህ በብዙ ነገሮች እንትን ትላለህ የት ቀርቦህ በብዙ ነገር ከብዙ ጓዳህ ብለህ የምታደርጋቸውን ደግሞ ላንተ ሊጠቅመው ሊቆይ ለሚችሉ ለዛ ልክ መገንዘብ አለብህ እያሰባለሁ ማለት ነው። ይሄን ከሆነ ደግሞ በብዙ መታ ተጎድተህ ወደ ክፋት ወደ ክፍለ ነገር ደርሷል እቃ አልተቆጠረም አይሰርቁብህም በብዙ ነገር ሁሉ ይላሉ ደግሞ ሁሌም የማደርገው በራሴ ላይ ጥንቃቄ ማድረግ የቻልኩትን ወዶ አደርጋለው ይሄንን ካላደረኩት ብዙ ነገር አለ ደርጎኛል ነበረና እና ይሄን ሁሉ መሳሪያዎችን ይሄ የያዝኩበት እኔ የፈረንኩት ነገሮች ሁሌ በመቆጣጠር በራሴ ላይ የሆነ ጭንቅ ላይደርስብኝ የቻልኩትን ሁሉ አደርጋለሁ ይሄን በማድረግበት ወቅት ምክንያቱም ተቀምጦ ወደ እኔ ስትል የሚመጣ ይሄንን መጠቀም አልቻልኩኝ ምክር ፍሎኔ ነኝ ይሄንን ካላረኩኝ ብዙ ነገሮች እንትን ይሆናሉ እና ወጪዬን ሁሉ ነገር ግን አስተካኬ ነገሮች እንዴት ሲሰራ አደርጋለሁ ይሄ በማድረግበት ወቅት ነው ማሳካት ያለብኝ ይሄን ያረኩት ሴት ነው ብዙ ነገሮች መገንዘብ የምችለው ይሄን በሆነበት ቁጥር ደግሞ በብዛኛው ከራሳቸው ችግር አለባቸው እና ይሄንን ስናደርግ ይሄንን ሲሆን በብዙ ሁኔታ ድርጊቶችን በብዙ ነገሮች እንዲህ ይሆንብን የራሳቸው የራሳችን እይታዎች በዛ ልክ መሆን እንደሌለበት ሰዎችን ማወቅ ያለብን ነገሮች እንድናውቅ በዛ ክፍል ክፍተቶቹን በራሳችን ላይ እንዲሆን ያደረሰብን ነገሮች በዛ ልክ እንደሆነ ማወቅ ለመከታተል ችለናል ማለት ነው። ነው ይሄንን ነገሮች በብዙ ነገር መገንዘብ ይቻላል። ያንስ መገዛት ስንችለው በቅማሽን የፈቀደው መሆን ያለበትን ነገሮችን በመመዘብ ላይ ተለቀቅ ድርሻ እንዲህ ነው። የራሳችንን እይታ ወዥን ማሳደግ ስንችል ነገሮች መስተካከል ስንችል ነገሮችን መቆጣጠር ስንችል የሚደርሰው ችግሮች ማስቀለል መቀነስ ትችላለህ አቅምህ በብዙ ደረጃ እንድታሳድግ የሚያስችለውን ነገሮችን ስታስተካክል በጣም በጥሩ ነገር ሁኔታን ተተሳቅ ልታይ ትችላለህ እና ይህንን ነገር ጥሩ ነው ብዬ ስለማምን እንደውም ጭምር በብዙ ሁኔታ ብዙ ነገር አደርጋለሁ እና ይሄንን ደግሞ እንደ ስራዬ እንደ ቀጣይ ነገሮችን ማሳየት ማስሄድ አለብኝ ብዬ ሰማምን ሁሌ አደርጋለሁ ማለት ነው የድድሩ ነገር ነው እይታዎቼን በዛልክ እንዲገነዘብ የራሴን ድርሻ አደርጋለሁ ማለት ነው።

የትኛውን ወቅት ትወዳለህ? የሚለውን ጥያቄ ለመመለስ እኔ የምወደው የክረምት እወዳለሁ ክረት የምወድበት ዋናው ነገር አንደኛው እዛ ሰዓት ላይ የማሳልፈው ነገሮችን ትውስታዬን ብዙ ትውስታዬን እንዳደርግበት እና በኔ ላይ የተፈጸሙት ትውስታዎች ምን ያህል እንደሆኑ እንዴት እንዳለፍኩባቸው እንዴት ማለፍ እንዳለብን ችግሮችን እንዴት አድርጌ መጋፈጥ እንዳለብኝ ይህንን ሁሉ በራሴ ላይ እይታዎቼ ጥሩና መልካምነት እንዲገናባ የማይችል አቅም የምትገናባበት ስም በወቅት ስለሆነ በዛ ሰዓት እወዳለሁ። በዛ ሰዓት አንደኛው ነገር ክረምት ዝናብ ሲመጣ ሰዎች ቤታቸው ሲገቡ እኔ ወጥቼ ራሴን ዘና የሚያደርግብኝ አንድ ዝናብ ዝናብ ሲመጣ ደስ ይለኛል ዝናብ በጣም ነው የምወደው ዝናብ ሲመጣ ወደ ደጅ ወጥቼ ወክ የማደርግበት ሰአቶች ሰዎችን በእኔ ላይ ሲደነቁ ምናምን አያለሁ ማለት ዝናብ ስለምወድ ዝናብ እየመጣ የራሴን ፍቅርም መስራትም የምመቸኝ ከድብርትም የሚወጣ የሚወጣበት ሰዓት። ራሴን ማጽናነት የምችልበት በዛ ሰዓት ነው። በዛ ሰዓት የምበርጠው አደኛው ነገር እዛ ሰዓት ላይ የምታደርግባቸው ነገሮች ጨርሰሃል ትረሳቸውም ሁሌ ታስታውሳቸዋለህ ሁሌ ዝም በመጣ ድረስ እንደዚህ እኮ አሳልፋለሁ እንደዚህ እኮ አልፋለሁ ብለህ የምታደርግባቸው ነገሮች ስላሉ በሁሉም ነገሮችን በዛልክ እያያዝክ ወደ ወደ ፊት የምትቀጥልበት ታሪክን የምታደርስበት በዛ ልክ ስራውን ነገሮችን በዛ ማየት እመርጣለሁ። እንን በማድረግበት ወቅት ደግሞ ራሴን በብዙ ነገሮች ተገነዝቤያለሁ እና ይህንን ጠቃሚ ምን ያህል ጠቃሚ እንደሆነ ምን ያህል የሚጠቅም እንደሆነ በራሴ ላይ ታዝቤያለሁ ይሄን በማድረግበት ወቅት ደግሞ ብዙ ነገር ራሴን እንድጠቅም አድርጎኛል ብየ አስባለሁ። አብዛኛው የሚገርማችሁ እኔ በክረምት ላይ ብዙ ጥሩ ስታደርግ አሳድጋለሁ ማለት በስራ በብዙ ነገሮች እና በስራዎች የሚፈጠሩ ነገሮችን ደግሞ ከሰዎች ጋ በደንብ እንድትቃረርብና እንድትዋደድ የሚያደርግብህ አንድ ዝናብ ነው። ዝናብ ሲመታ ነገሮችን ብዙ ነገሮችን ይፈጸማሉ ብዙ ነገሮችን ታየዋለህ የምታየውበት እዛን አጋጣሚ ተጠቅመህ ሰዎችን የምትቀርባቸው ሰዎች አንተ ላይ ያለው እይታቸው መልካምነት ይሆናል። በጥሩ ሁኔታ ጓደኝነት ጓደኝነታቸው ወደ ትልቅ መድረስ የምትችልበት አቅም ከዛ ሰዓት ስለሆነ ነገሮችን እንደምትገናዝበት ነገሮች ምንድነው ብለህ በምታስብበት ሁኔታ ራስህን ምን ያህል ደረጃ እንደሆንክ ራስህን ምን ላይ እንደሆንክ የምትገመግምበት ወቅት ነው። እና በዛ ሰዓት ላይ ከድብርቴን ከብዙ ፈተናዎችን ማለፍ የሚችልበት ፈተናዎችን መጋፈጥ የሚችልበት ወቅት ስለሆነ ራሴን የምገነባበት ወቅት ስለሆነ በዛ ልክ ስለማምን ክረምት ይመቸኛል። ሁሌ በ የተዝናናሁኝ ነገሮችን ለመፍታት የሚያደርግበት የሚያደርገው የሚያደርገዋቸው የሚያደርግባቸው ነገሮችን ያንን ደስታ ውስጥና እንደ ዘክሰም ያደረገኝ በዛ ልክ ነው የምወደው። ክረምት ላይ ብዙ ልስታወስ እና የማይረሳቸው ነገሮችን በዛ ልክ ስለተፈጸሙብኝ በክረምት ላይ የሚመቸኝ ነገር አንደኛ እሱ ነው። ሁለተኛም ነገር አብዛኛው እዛ ሰዓት ላይ እረፍት እንደሆነ ስራዎችን ታረፍበት ራስህን ተዘነንበት ከብዙ ነገሮችን ራስህን የምትቆጥብበት ነገሮች ሰዓታት ስለሆነ ራስህ ትንሽ ከድብርት ከብዙ ነገሮች የምትቆጥበት ወቅት ነው። እና እዚህን ስራዬ ትኩረት ሰጥተህ ስትሰጥ ስታደርግ ደግሞ በአንተ ላይ የሚፈጠሩ መልካምነት እዛ ላይ ይታይባታል። እና ክረምት ወቅት ይመቸኛል። የኛ ወቅትም ብታይ ደስ የሚል ጌታዎች በእኔ ላይ ብዙ ትወስታዎችን ስለማስታውስም ጭምር ስለሆነ እዛ ላይ የሚፈጠሩ ነገሮች አይኔ የምወደው በቃ ወቅት ክረምት ነው ማለት ነው።

ቢም ቢም ታታ ታቆያለህ እኔ አላቆይም ቢም ምንድነው እንደሆነ አልገባኝም ግን ማቆይበት ነገር የለኝም ቢም ምንድነው ቢም አላቆይ አቆይቼ አላቅም በራሴ ላይ ሳየው ነገሮችን ለመረዳትም ስል እንደመኮርኩት የማቆይበት ነገር ስለሌለ አቆቼ አቆይቼም አላውቅም። እና ታቆያለህ የሚለው መልስ ለመመለስ አቁሜ ወይም አ አቆይቼ አላውቅም።

የምወደው መጠጥ ምንድነው? እሚለውን እኔ የምወደው መጠጥ አብዛኛው እሚጠቀመው አይነት መጠጥ ጠላ በቢራ ነው። ቢራ የምትጠቀምበት ዋናው ነገር እዛ ላይ ነጣ ያለ ነገር ነው። እኔ ደግሞ ስትጠቀመው ምንም እሚሰማኝ ችግሮች በእኔ ላይ የሉም። መልካምነትን ጥሩነትን ስለሚያስተምረኝ በዛ ላይ የሚያመጣው አስጠሊ ነገሮችን በእኔ ላይ ስለሌለበት እና በዛ ምክንያት ነው ሁሌ እምጠቀመው። እና እኔ የምወደው መጠጥ ቢራ ነው ማለት ነው።

እንዴ አዎ ሞባይል ዳታ ነው የምትጠቀመው ሁሌ በቀን ካነሰ እስከ አርባ ብር ይሄን አሁን የምትጠቀመው በሞባይል ዳታ ነው። እንደውም ብዙ ዋይ ፋይ አልጠቀመም። እኔ ሞባይል ዳታ እየሞላሁ በየቀኑ የሚያወጣው ብር በዛ ያለ ስለሆነ። ራሴን ተደጋጋሚ ስጠቀም ሞባይል ዳጣ በብዙ ብሮች ነውና። የምንጠቀመው ሞባይል ዳታ ነው በፊት መልሼው ነበር

እኔም እንኳን አንችልም ሹራብ መስፋት ግን የሚችል ሰዎች ብዙ አውቃለሁ። ያን መስፋት ደግሞ ደስ ይላል ማለት የእጅን መልመድ። ነገሮችን የምትችለው ነገር ስታደርግ ሸባ ደስ የሚል ነገር አለው። እና ልብሱን ባህላዊ ይዘቱን የተለያዩ ዲዛይኖች አርገው ይህንን ሽር በመስፋት ሲያሰፉ ምናምን ሳያቸው ይሄ ደስ የሚል ጌታዎች አለኝ። በዛ በእነዚህ ሰዎች እኔ ግን ሾርባ መስራት አይችልም። ሁሌ ራሴን የቻልኩትን ማረግ ነው። እሳቸውን መከራ አልችልም ግን ይሄን ሾርባ መስራት አልችልም

ሾርባ እወድዳለሁ በጣም ነው የምወደው አብዛኛው ደግሞ የምጠቀምባቸው ወቅቶች ነበሩኝ። ሾርባ የምወደው ዋናው ነገር ስፖርት ምሰርተ ናምን ስትጠቀመው የሆነ ፈታ የሚል ነገሮች አሉ። ግን አብዛኛው በዚህ ሰዓት እኔ ራሴ ሾርባ ሰርቼ የምጠጣበት ሰአቶች ብዙ አልነበሩኝም። ማለት እኔን ወንድ ላጤ ሆኜ መኖሬን አንድ ነገር ጥፋት ሆኖ እና ሾርባ ትወዳለህ የሚለውን እወዳለሁ። ድሮም አስታውሳለሁ አለ ግራጅ የሆነ ስልጣን ነበር በዛ ሰዓት ላይ። ሾርባ ምናምን ቁርስ ቁርሳችን እንበላ ነበር። እና ሾርባ ስትበላ የሆነ ደስ የሚል ስሜት አለው አንደኛው ነገር ትኩስ እዛ ትኩስ መሆኑን አንተ የሚጠቅምህ ነገሮችን እዛ ላይ ታይበታለህ። እና ሾርባ የሆነ ደስ የሚለው ነገር በብዙ ንጥረ ነገሮችን ተሰብስበው የሚሰጥህ። ጥቅሙ ብዛቱ ብዙ ስለሆነ ከብዙ ማዕድኖች የተወጣጠ ከብዙ ተክሎችም የተወጣጣ ስለሆነ። እዛ ላይ ጥቅሞችን ብዙ በዛ ያሉ ብዙ ስለሆኑ እዛ ላይ በብዙ ሁኔታ እንድትጠቀም ያደርጋል። እና ሾርባ በዚህ ምክንያት ሰውን በራሱ ያለው እይታ እና እንዲያሳድግ ግን ይሄን ሾርባም መጠጣት ባህሉን እንዲያሳድግ። በዚህ አጋጣሚ መናገር እፈልጋለሁ ምክንያቱም ብዙ ነገሮች የምታየው ነገሮችን በቃ ብዙ ታያለህ ተሰብስበው በአንተ ላይ ስትበላው ብዙ ጠቀሜታ ያለ ነገሮችን ታግኝበታለህ ማለት ነው።

አዎ በእጅ መጨባበጥ እወዳለሁ። ሁሌም ምትጨባበጠው ከሰዎች ጋር፣ ከጓደኞች ጋር፣ ከስፈሮች ጋር፣ ብቻ የሆነ ሰዎች፣ አዲስ ሰዎች ስታገኝ ትጨባበጣለህ፣ እጨባበጣለሁ ማለት ነው ለራሴ። እና ይሄንን አንደኛው ነገር ከሰዎች ከፍቅር የምታሳይበት ነገር ነው። ተጫባብጠህ፣ ተቀራርበህ ስታወራ ከእሳቸው ያለን ኮንክሽን ቀረቤታ መልካም እንዲሆን ያግዝብሃል ብዬ ስለማምን፣ ሁሌ የሚያገኛቸው፣ የሚያገኛቸው፣ አዲስ ሰዎችን እጄን በመጨባበጥ ያለን ቀረቤታ ወደ ጥሩ ለመቀየር የምቻልኩት ነገር ሁሉ አደርጋለሁ። ይሄን በማድረግበት ነገር ደግሞ በራሴ ላይ ጥቅም ያለ ነገሮችን አግኝቼበታለሁ። ይሄን ደግሞ ለማስቀጠል የቻልኩትን ሁሉ አደርጋለሁ። እና ሰዎችን ብትጨባበጥ በዛ ልክ፣ በሳላይክ ፍቅር ስታሳያቸው፣ በአንተ ላይ ያላቸው እምነቶች እንዲጨምር፣ እይታቸው መልካም እንዲሆን፣ ጥሩ አጋጣሚ ነው ብዬ አስለማመን ከሰዎች ያለኝ ቀረቤታ በዛ ልክ እጅን በመጨጠባበጥ፣ በማቀፍ ያለው ነገር በመውራት፣ ወደፊት መሆን ያለበት አስተያየት፣ ግንዛቤ ወዘተረፈ የሆነን ነገሮች ስታቀርባቸው ከእሳቸው ያላቸው፣ ያለህን ቀረቤታ መልካም እንዲሆን እና ቀጣይ እንድትገነባ የሚያስችል አቅምህ የገነባ ስትሄድ አንተ ላይ ያላቸው ኢይታዎችህ ደግሞ ጥሩ እንዲሆን በጥሩ ሁኔታ ስለሚያግዝብህ አዎ እጅን እጨባበጣለሁ፣ ሰላምታን አቀርባለሁ። ትህትና አሳያቸዋለሁ። ይሄን በማደርግበት ደግሞ እሳቸው ያሉ፣ ያላቸውን ፍቅር ስለሚሰጡኝ እኔ ላይ እኔ ደግሞ እንዲበረታንና እንድነክር በብዙ ሁኔታ አግዞኛል። እና ይሄን በማድረግ በነገሮች ደግሞ ሰዎችን በብዛት ሁኔታ በራሴ ላይ እንድትተማመን የረዳኝ ነገር ነው። እና ይሄንን ስለማደርግ ደግሞ ጥሩ ነው። እዚህ መጨባበጥ ለምዶኛል። ከብዙ ሁኔታ እጨባበጣለሁ። ትልልቆች ሰዎች ሳይቀሩ ከእሳቸው እጨባበጣለሁ፣ ከትንንሾች ሳይቀርም ማለት ነው። እና እሳቸው ደግሞ በአንተ ላይ ያህላቸው ጥሩ እይታዎች እንድታሳድግ ስለሚጠቅመኝ ብዬ ስለማምንም ጭምር ይህን በማድረግበት ወቅት ሰዎችን በእኔ ላይ በጥሩ ሁኔታ እንድናድግና መልካምነታችን፣ መልካምነትን እንዳሳያቸው እንዲረዳኝ ዋነኛ ነገር ስሆነ እና እጄ በጨባበጥ መልካምነትን ለመሳሰል የቻልኩትን ነገር አደርጋለሁ ለማለት ነው።

አዎ። አዎ ፍየል አይቼ ማወቅ ሳይሆን ከፍየሎች ጋር ስላደኩኝ ፍየል ከድሮ ጊዜ ነው የማውቀው። በራሴ ላይ የተወለዱ ነበሩ ያሳዳኳቸው ነበሩ። ሰፈሬ ላይ በብዙ ሁኔታ ያገኘኋቸው ያገኘኋቸው ያገኘኋቸው አሉ። እና ፊየል አይተህ ታውቃለህ ማየት ብቻ ሳይሆን ከእኔ ጋር አድርገዋል በደንብ ነው ማውቀው። ፊየል በብዛኛው ማቃቸው እና እንደዚህ ነው ፊየል እንዴት ማላቀህ? እና ፊየል አቃለሁ በግ አቃለሁ ሁሉን እንስሣዎች አቃለሁ። እና ፍየል ቤታችን ነበረን። አሁንም አለን ለሚገርመን ሄዋኔ ላይ አሁን ወሲጄ። አንድ ገዛ ነበረች አሁን ወልዳ ሶስት ሁለት ሆናለች። እና ፍየል አይተህ ታቃለህ? የሚለውን አዎ ማየት ብቻ ሳይሆን አሉኝ። የእናቴ አላት እና እንደዛ ነው።

ምን ያህል ጊዜ ስብሰባ ታደርጋለህ የሚለውን? ስብሰባ የማረገው ልክ እንደሁኔታው ነው። ግን ስብሰባ ሳደርግ ማለት እኔ የምወስነ .ው ነገር አይደለም አንደኛው ነገር በፖለቲካም በሌላኛውም ነገሮች ላይ በቢሮአችን ላይ የሚደረግ ስብሰባ አለ ከዛ ላይ በዛ ሰዓት ሲደረግ ሰብሰባ ዝም ብለን እዛ ስብሰባ ስትጨርስ ድረስ ትቆያለህ። እና ምን ጊዜ የሚለውን እንደዚህ ጊዜ ልትል አትችልም። እና በዛ ሰዓት እሳቸው እስከሚጨርሱት ነው። አብዛኛው ሶስት ሰዓት ከገባህ ሶስት ተኩል ወይም ሶስት ከገባን እስከ ስድስት ተኩል የሚቆይ አለ። ከዛ በላይ የሚሆንም አለ። እና ብዙ ስብሰባዎችም እኔ ግን ቁጭ ማለት አልወድም በጣም ነው የምጠላው። ግን ምን ያህል ጊዜ ሰብሰባ ትውዳ ታ ታደርጋለህ የሚለውን? እኔ ልቆጥር አልችልም ማለት እንደ አጋጠመኝ ነው። የሚሆነው እኔ ደግሞ ስብሰባ ሲበዛ አልውድ ም የቻልኩትን ከስብሰባ ለመውጣት የሚያደርጉ እቅዴን ዋነኛው ነገር ነው። ስብሰባው ምክንያቱም በስብሰባ ላይ የመጣ ለውጥ አይአላየሁም እስካሁን

እንግዲህ ልዩ የሆነ መቅመጫ የለኝም። አብዛኛው የምጠቀምባቸውን ወንበር አለኝ ያን ወንበር ነው የምጠቀመው። እና ልዩ የሆነ ማስቀመጫ የለኝም ማለት ትንሽ ጠበብ ያለች ትንሽ የሆነች ቦታ ነው። ያለችኝ እና ይሄንን ቦታ የሆነ ለየት ያለ ማስቀመጫ የሚችል አቅም ቦታ ነው የላትም። ለዛ ላይ ስለሆነ እኔን ጠበብ ያለባችሁን ቤት ዘምና። እና የለኝም ማለት ነው

ስልኬን ባትሪ ላይ እንደሁኔታው ነው አብዛኛው ቤቴ ላይ የሚቆየው በደንብ እየተጠቀምኩኝ ካመሸሁኝ ከአራት ሰዓት እስከ አምስት ሰዓት ያለውን ይቆያል። ግን አብዛኛው ሲሞቅ ወይም ሙቀት ሲሆን ምናምን ቶሎ ብሎም እሚያልቅበት ሰአቶችም አሉ። ሳምሰንግ ስለሆነ በዛ ላይ ትንሽ ችግር አለበት ብዬ አምናለሁ። እና እስከ ሶስት እስከ አራት ሰዓት ላይ ያለውን በደንብ እየተጠቀምኩኝ እየተዝናናሁኝ ከቆየሁ በብዙ ሁኔታዎች እየሰራሁ ከቆየው ሶስት አራት ሰዓት ላይ ይቆያል ማለቴ ነው

ለብቻክ ለምን ያህል ጊዜ ትቆያለህ የሚለውን? እኔ እንኳን በቤት ላይ አልቆይም ግን አብዛኛው ጊዜ የሆነ ፕሮግራም ወይም ቀጠሮ ምናምን ካለብኝ ትንሽ እቆያለሁ። ምን ማድረግ አለብኝ የሚለውን? ይሄም በምችል አቅሞችን ለማድረግ ማለት እዛ ላይ የሆነ ነገሮችን እንድታስተካክል የሚያስችል ነገሮችን ማረግ ይጠበቅብሃል። እና በዛ ሰዓት ትንሽ ልቆይ እችላለሁ እንጂ በዛ ላይ በምስጢራት ምናምን አላካብድም። በቻልኩትም ይሄን እንኩል ወይ የሆነ ግፈተ ምናምን ከየሌ ላይ ጠረግ ጠረግ አድርጌ ስታጣጥልኝ ወደ ለኔ ቤት የምሄደው እና ይሄንን የማደርግበት ደግሞ ራሴን ለመገንባት የማያስችል ማድረግ አለብኝ ብዬ ለምን ጭምር ነው እና ምን ያህል ጊዜ ትቆያለህ የሚለውን እኔ ብዙ አልቆይም። ከ አንድ ደቂቃ ከበዛ ወይም ከሰላሳ ደቂቃ ከሰላሳ ሰከንድ በላይ ከአንድ ደቂቃ እስከ ሰላሳ ሰኮንድ ያለውን ከዛ በላይ አይቆይም። ከዛ አይት አይት አድርጌ ወዲያውኑ ወደ ስራዬ ለመሄድ ነው የማደርገው።

ፀሀይ ደግሞ መርጦ አብዛኛው ፀሀይ እወዳለሁ ማለት አብዛኛው ስራዬን ደግሞ ከፀሀይ ጋር ስለሆነ በቻልኩት ከፀሀይ ብዙ አንጣላም። ይሄ ያለው ነገር በመገንዘብ ፀሀይን በመመልከት ነገሮችን ማድረግ አለብን በመቀጠል አለብን የሚለውን ለመመለስ የማያስችል አቅምሽ ላይ ያረጋሉ። አብዛኛው የፀሀይ አድናቂ ነኝ ፀሀይ ሳይ የሚሰማኝ ስሜት ጥሩ ስለሆነ የሆነ የማይበት ነገሮች በዛ ልክ እንደዚህ እንዲለኝ አደርጋለሁ። እና

የምመኘው ስራ ብሄራዊ ትልቅ አፍት ኖሮኝ ይሄንን ካምፓኒ ካምፓኒ የራሴ ካምፓኒ ማሰዳደር ነው የምመልከው የሚሆነው ስራ። ይህንን እንዴት መሆን አለበት ምን ነው አለበት የሚለውን የሚቀጥል የኔ እቅዶች ናቸው እና ይሄንን የማሳድግበት ስራዬን የማሳድግበት ምኞቼ ማሳደግ ያለብኝ ነገሮችን በሙሉ በምን እንዴት የሚለውን መመለስ የሚያስችል አቅሞች ላይ በራሴ የተገነባትን ትክክለኛ ሁኔታ በመፍጠር ራሴን ሁለት ትልቅ ደረጃ መድረስ ነው። የትኛውን ስራ ነው የምትመኘው ስራ ምንድነው? የሚለው የራሴ የሚለው ካምፓኒዎች በራሴ ማስተዳደርን። ራሴን መገንባት ጥሩ ባለሀፍት መሆን እናበዛ ልክ ስራዬን በዛ ልክ እንዲሰራ ማድረግ በጥሩ ሁኔታ መኖር አቅማዎች መገንባት ነው እኔ የሚመኘው ስራ።

አዎ አደርጋለሁ ቪዲዮ ጥሪ። ቪዲዮ ጥሪ የማደርግበት ነገሮች ነገሮች እንዳስታውስና ወደ ቀጣይ ምን ማድረግ አለብኝ የሚለውን መልስ ለመመለስ የማትችሉን አቅሞች ላይ በመገንባት ነው ዋናው ነገር። እና የቪዲዮ ጥሪ የማደርግበት ወቅት ነበረ። አሁን እንኳን አላረኩም። ግን በፊት የማደርግባቸው ነገሮች ሳያቸው ቪዲዮ ላይ በደንብ እንዳየው የሚያስችለን። እይታዎች እስካሉ

አዎ ማለት ትንሽ እፈራለሁ። ሲሰማ ድምጹን ትንሽ ያስፈራል። ይህንን መረቅ ሲመጣ ምናምን ብዙ ሰዎች ደግሞ ተመተው ራሳቸው ቆስለው ምናምን ሲሆኑ። ስለ ይህንን ድምጽ ደግሞ የእግዝአብሄር ቁጣ ምናምን ሊሆን ስለሚችል በዛ ላይ የምትፈራበት ነገር ነው። ይህን ድምጽ ስትሰማ የሚሰማህ ነገር ጥንቃቄም ስራ ስለሚልህ ሁሌ እደንግጣለን እንገባለን። አብዛኛው እንደ ባህል ሆኖ ቤተ ይሄንን እንደዛ ሲመጣ ቤትህን ዘግተህ ቤትህ ላይ ቁጭ የምትልበት እንደ ባህል እንደዛ ነገር አለ። ደግሞ የሚስብ ነገሮች ቤት ሲከፈት መብራት መጥፋት አለብህ ምናምን። የሚሉ የሚሉ አሰሰስ ስላለው እዛ ላይ እንደዛ እናደርጋለን ማለት ነው። እና እንደዛ ነው

አዎ የአመራር ሚና አለኝ። የአመራር ሚና ማለት የምታገኛቸው ስራዎችን እዛ ላይ ጥሩ ጥሩ ነገሮች በማድረግ ያለህን አቅም በመገንባት በብዙ ሁኔታ ማድረግ የሚገባህን ነገሮችን የሚጠበቁብሁን በማድረግ ነው የምታገኘው አንደኛው ነገር ማለት ነው። እና የአመራር ሚና የአመራር ሚና የሚመጣው ዋናኛው አንደኛው በራስ መተማመን ራስን በምትተማመንበት ወቅት ከሰዎች ጋር መቀራረብ ማውራት ያለው ነገሮችን በማውራት ያለው ነገሮችን በመረዳት በብዙ ሁኔታ ራስን ለመገንባት የሚያስችል አቅሞች ላይ ትኩረት ስትሰጥ ይህንን ነገሮችን የገነባ ስትሄድ በራስህ ላይ እይታዎችህ ጥሩ በሆኑበት ወቅት የአመራር ሚና በእዛ ልክ ይጨምራል። እና አዎ በስራችን ላይ ያለን ግንኙነት ጥሩ እንዲሆን መልካም እንዲሆን እንዲያድግ የራሴን እይታዎች ድርጊቶች በማራጥበት በምሳተፎበት ወቅት ጥሩ አማራር አለኝ እና ይሄንን አመራር ደግሞ ማስቀጠል እፈልጋለሁ። ይሄንን ማስቀጠል የሚሆን አስፈላጊ ነገር ስለሆነ እኔ ይሄንን ዋናው ሁኔታ ነኝ እና የአማረር ሚና አለህ የሚለውን አዎ በደንብ ይህን ነገር በፊት ያረኩኝ ነገር ስለነበር ነው

ዛሬ የመጀመሪያ መሆኔን እንቁላል አራት እንቁላል ጠብሼ ነው የበላሁት። ይሄንን አልሰራሁትም ደግሞ ካለስትሮ ወይም ስብ ወይም ደሞ ቦልት እንዳይኖረን ራሴን ለመከላከል ብዬ ያወጣሁት እቅድ ነው። ያኔ የበላሁት እና ይሄንን ነገር ካደረኩት ቆይቻለሁ ትንሽ ሁሌ ጥዋት ጥዋት የምመገበው እንቁላል ብቻ ነው በመብላት ራሴን በደንብ እንድገነባና በሌሎች በነገሮች ላይ ትንሽ ትኩረት ለራሴ በመስጠት። እንዴት መብላት አለብኝ እንዴት መገንባት አለብኝ የሚለውን አቅሜየ ትንሽ ትኩረት በመስጠት ላይ በማድረግ በራሴን ትንሽ ትንሽ ለማረግ ነው። ዛሬ የበላሁት እንቁላል እንቁላል ጠብሼ ነው የበላሁት ማለቴ ነው። ይህንን እማረግበት እራሴን ነው ትንሽ እንትን ብዬ ያለው ትንሽ ቆየት ብዬ ደሞ ሽንኩርት ብቻ ነው ያለው። ኣሁን ቦርጩ ያው እንዳይኖረኝ ለመከናከን ብዬ ያረኩት ነገር ነው።

ኮምፒውተር መጠቀም በደንብ ነው የምችለው ኮምፒውተር ይሄን በስክሪን ሳላይ የምጽፈው ኮምፒውተሮች ብዙ ኤክስኤል ወርክ ምናምን እንጥፋለሁ ያን ሁሉ ነገሮችን አደርጋለሁ ብዙ ሶፍትዌሮችም እችላለሁ። ልክ እንደ አውቶካድ ረቢት የሚለውን ረቢታው ተቃልድ ጂአይስ የሚል አፕሊኬሽን ሳይቀሩ አውቃለሁ እና ኮምፒውተር አጠቃቀም ብደንብ ነው ምችለው ይህንን ሁሉ እኮ የፖርታ አጥራጥፎችን አማርኛና ግእዝ ላይ ያለውን ነገሮችን ሳይቀር እጽፋለሁ እና ኮምፒውተር ሁሉ ነገር እችላለሁ ነገሮች እንዴት መጽሐፍ እንዳለባቸው በነገሮች እንዴት እንዴት ማድረግ እንዳለባቸው ሶፍትዌሮቹ ላይ ደግሞ ዲዛይን እንዴት ማድረግ እንዳለብህ ፍሎርፕራን ማሚዎች የመንገድ ዲዛይኖች ለአብዛኛው የኮምፒውተር መጠቀም ያለብኝ ነገሮችን የኔ በደንብ ስለምችል በደንብ ስልጥኛለው አንዳንድ ሰርቲፊየት ትመስላለኝ በዛ ልክ ላይ ነኝ እና የተመጠቀም በደንብ ነ የምትችለው በራሴ ላይ ስለገነባህ ነገር ስለሆነ መቀጠልም በኮምፒውተር ላይ የመጣብኝ ነገሮች ሁሉ ተመልሼ

ሰዓት እጠቀማለሁ። ለምን እንደምጠቀመው ነገሮችን ቀድሜ እንድደርስ ሳላስበው እንዳልተኛ የላሰብኩትን ነገሮች በራሴ ላይ እንትን ሳይለኝ ነገሮችን የቻልኩትን ለመረዳት የሚያስችል አቅሞች ላይ በመገንባት በምን ሰዓት ላይ መሄድ አለብኝ ምን ማድረግ አለብኝ ያረኳቸው ነገሮች ምንድን ናቸው? እና አንደኛው ፕሮግራም ሳወጣ የሆነ ቀጠሮ ሲኖረኝ ማንቂያ ሰዓት እጠቀምና በዛ ሰዓት ላይ ነቃ ብየ ወደ ስራዬና ወደ ነገሮች ለመሄድ የቻልኩትን ነገሮችን አደርጋለሁ እና ይሄንን የማደርገው ደግሞ በራሴ ላይ በመገንባት ትልቅ ድርሻዬን እወጣለሁ ማለት ነው። እና ይሄን ጥሩ ነገር ነው ይሄንን መንቂያ ሳዓት መጠቀም። ነገሮችን እንደዚህ ስታደርግ ነገሮችን ቀልል አድርገህ ራስህን የምትችልበት ነገሮችን ታደርጋለህ አብዛኛው መንቂያ ሰዓት የምትጠቅበት ወቅት ደግሞ ያላሰብከውን ያላመንከውን ነገሮችን ሊመጣ ይችላሉ። ሰዎች ልትጠቀማቸው አለ የሚል ጥያቄዎች ስለሚያጋጥሙ እሳቸው ለመመለስ የሚያስችል አቅሞች ላይ ትኩረት ስትሰጥ ለራስህ ላይ ትልቅ እይታ እንዲኖርብህ ስለማያስችልብህ ነው። ይሄንን የምታደርጉበት ወቅት ደግሞ በራስህ ላይ ትልቅ እይታወችን እያሳደግ ነገሮችን ለማስታወስ የሚያስችል አቋም ላይ ትገነባለህ። ማነው

እንዴ አሁን መዋኘት እችላለሁ መዋኘት ደግሞ ደስ የሚለኝ አንድ ነገር ከስፖርት በላይ ነው። ስትዋኚ የምታወጣቸው አይኖች የምታወጣቸው ስንት እንደዛም በጣም ጠቃሚ በጣም ጥሩ ነው የሆነ ነገሮች አሉት። እና በዛ ላይክ እና መሆን በጣም ነው የምወደው የሚያስደስተኝ ነገር ቢሆን። አንዱ መዋኘት ነው መዋኘት የምችለው በድሮ ከድሮ ጀምሬ ነው ከድሮ ጀምሬ ስላችሁ። እዛ የዋኔ ነው የዋኔ ላይ ነገር ነው። እዛ ላይ ብዙ የተገደቡ ግድቦች አሉ። እዛ ላይ ያሉ ውሃዎች በመሄድ ሁላችንም ለመዝረፍ ቻውቻቸው የቻለውን ነገር ሁሉን አደርጋለሁ። ይሄን የምናደርገው ብርብር ሁላችንም እንድንጫወት እንድንደሰት። የሚረዳኝ ይሄን ውሃ ስለሆነ ሁሌም ስንዋኝ ነበረ እና መዋኘት የቻልኩት ትንሽ ገና ትንሽ እያለው ነው። ይሄንን በሚችልበት ወግ ደግሞ ብዙ እሄዳለሁ ራሴን ገንብቻለሁ ማለት ነው። እና አሁንም ሳይቀር በብዙ ቦታዎች እየሄድኩኝ ራሴን እምገንባበት። መዋኘት ስለምወድ እያወኘሁኝ ነው። እና መዋኘት በጣም የሚመቸኝ ነገር ስለሆነ ሁሌ ስዋኝ ያሳለፍኩትን ነገር በጣም ጥሩና መልካም ስለነበረ። ይህንን ነገር እንዳደርግ የራሴን በኩል በብዙ ሁኔታ ተከታትያለሁ ግን። መዋኘት ስለሚመቸኝ ሁሌ የቻልኩትን ህፃን ደግሞ ስነበርኩኝ መዋኘት በጣም ነው የምንችለው። በመዋኘት የሚመጡ ጥቅሞች ብዙ ስለሆኑ እሳቸውን ለማድረግ ለማሳደግ ያቻልኩት። ነው ራሴን ለመገንባት የቻልኩት ነገሮችን ሳድግ ደግሞ ጥሩ ነገሮች አገኝቼበታለሁ። እና

አዎ አንዳንዴ የሆነ ልሄድ ያልኩበት ቦታ ላይ መቅመጥ ይመቸኛል። እና ይሄንን የምደርገው በድሮውን አሁንም ሰዓት አልፎ አልፎ የማድረግበት ወቅት አለ። ይሄን የማድረግበት ደግሞ አንዳንዴ ድብር ሲልህ ወይ ደከም ሲልህ የኔ ለማድረግ ራስ ላይ ትንሽ ፈታ መፍጠር። ያሉ ነገሮችን ለመረዳት። የነበሩብህ ነገሮችን እሳቸው ላይ ያለውን ሁኔታ ምን እንዴት የሚሆን ነገር ነው ብለህ ስታስብ አዛ ላይ ትንሽ እንትን ትላለህ እና በብዙ ሁኔታ አንተ አለው ኔቨሬት መቀመጥ ላይ ይመቸኛል ማለት ነው። እና ይሄን በማድረግ በራሴ ደግሞ በራሴ ላይ ድቅን እንዳነጥ የቻልኩት ነው ሳደርግ ነበር ይሄንን ማረግ ደግሞ ጥሩ ነገር ነው ብዬ ስለማመን ጭምር ስለሆነ ነው። እና ለራሴ ላይ በመሬት ላይ በመቀመጥ እመርጣለሁ። አንዳንዴ ሁሌም ሳይሆን አንዳንዴ ሲደብርህ ሲደክምህ የሆነ ቦታ ላይ ስትሄድ ያንን ነገር ለማድረግ።

ደረቅ ያለ ዳቦ ነው የሚመቸኝ ደረቅ ያለ ደቦ የትግሬ ደቦ ይባላል በብዙ ሁኔታ ፓስታ ምናምን የምንሰራበት ነገሮች ስላሉ እዛ ላይ አንዳንድ የግንቦወት ስራ ይሄንን ከበድ ከበድ ያለ ስራ ስትሰራም በደንብ ስለማያግዝህ በዛ ወቅት ጉልበትህን ለማለት አንተ ላይ ትልቅ ደረጃ ለመድረስ የማያስችል አቅሞች ላይ በመገንባት ትልቅ ነገር ስላለህ። እኔ ደረቅ ያለውን ዳቦ እመርጣለሁ ይሄንን ሶፍት የሆነ ዳቦ ግን በብዙ በብዙ ሁኔታ ሳታስበው ቁረጥረጥ የሚቆራረጥበት ነገር እኔ አልወደውም አይመቸኝም። ና ይሄንን ነገር ዳቦ ደረቅ ያለ ዳቦ በትግራይ ላይ ብዙ ይታወቃል። እና ይሄንን ዳቦ ስለሚመችን ሁሌ ምጠቀመው እሱ ነው። ሱቆች ስትሄድም ደግሞ አብዛኛው ለትልቅ ካልሆነ በስተቀር በትናንሾች ላይ እሱንም ታገኘው እና እሱስ የምመርጥበት ዋና ምክንያት በብዙው ሁኔታ በራሴዬ ላይ እንድገነባ እንዲህ አንድ ስለሚጠቅመኝ እና በብዘው ሁኔታ ስትበላው ደግሞ ያው ሂወት የሚሰማ አለ ይሰማል ጥሩ ጥሩ ሆነህ እይታ አየዋለሁ። እና እዚህ ላይ በብዛት የምንጠቀመው እሱ ነው ማለት ነው